አዎ ማሸነፍ እችላለሁኝ በተለይ በጨዋታ ጊዜ ማሸነፍና መሸነፍ ያለ ሆኖ ነገር ግን እኔ ወደ ጨዋታ ስገባ አሸንፋለሁ ብዬ ነው የምገባው። ለምሳሌ ጭልጽ ጨዋታ እችላለሁኝ ብዙ ጊዜም ተወዳድሬ አውቃለሁ አሸንፌም አውቃለሁ ማለት ነው። በጨዋታ መሃል መሸነፍና ማሸነፍ ያለ ቢሆንም። በእኔ እምነት ግን አሸንፋለሁ ብዬ ነው የምገባው ሁል ጊዜ ማለት ነው።

ማደንዘዝ አልወድም እኔ ማደንዘዝ አልችልም ማለት ነው ስለዚህ ማደንዘዝ ባለሙያ ነው የሚያደነዝዘው በህክምና አደንዛ ማደንዘዝ የሚሰራ ሀኪም አለ። ይሄ በሱ የሰለጠነ ማለት ነው እንዲደነዝዝ የተፈለገው አካል ላይ መርፊ በመውጋት ያደነዝዘዋል ማለት ነው ስለዚህ እኔ ግን ማደነዘዝ የሚችል ሰው አይደለሁም አድርጌም አላውቅም ማለት ነው።

አምስት ማለት ቁጥር ነው አምስት ቁጥር ማለት ነው አንድ ሁለት ሶስት አራት። አምስት ብለን መግለጽ እንችላለን። እንዲሁም በተለያዩ በስዕል መልክም መግለጽ እንችላለን። የእጅ ጣታችን አምስት ናቸው። አምስት አይነት ናቸው ማለት ነው። ስለዚህ አምስት በብዙ ነገር መግለጽ እንችላለን በአሃዝ መግለጽ እንችላለን እንዲሁም በፊደል መግለጽ እንችላለን ማለት ነው። ስለ አምስት። ስለዚህ አምስት እንደ ቁጥር ስንቆጥረው ከአንድ እስከ አምስት ሂደን። አንድ አራት አንድ ሁለት ሶስት አራት ብለን አምስት የምንውለው ቁጥር ሲሆን። በሌላ ደግሞ ጣታችንም ስንቆጥርው አንዱ የእጅ ጣታች ከአንዱ የእጅ ጣታችን እስከ አምስተኛው ያለ አምስት ናቸው ማለት ነው። ስለዚህ አምስት በብዙ መልኩ መግለጽ እንችላለን ማለት ነው።

ተቀበል ማለት አንድ የተላከልህን እቃ መቀበል ሲሆን እንዲሁም ወሬውን መቀበል ማለት ነው? ወይ ደግሞ የሚነገርህን ነገር መውሰድ ማለት ነው መስማት መቀበል ነው። ስለዚህ ተቀበል ማለት አልቀበልም አለማለት ወይ ደግሞ አልፈልግም ብለህ አለመተው ማለት ነው። ተቀበል ሲባል ትእዛዝም ነው። አንደኛ የተበከረ ምክር ወይ የሚሰጥህን ምክር ተቀበል ሊሆን ይችላል። በሌላ መልኩ ደግሞ እቃ ተቀበል ሊሆን ይችላል ማለት ነው። ስለዚህ ተቀበል ብዙ ትርጉም በብዙ ነገር ማስገባት እንችላለን ተቀበል ለሚለው ቃል ስለዚህ በተቀበል ውስጥ ብዙ ነገር አለ የሀሳብ መቀበል አለ። የእቃ መቀበል አለ የገንዘብ መቀበል ሊሆን ይችላል። የእንግዳ መቀበልም ሊሆን ይችላል ማለት ነው። ስለዚህ መቀበል ሲባል በብዙ መንገድ መተንተንና መግለጽ እንችላለን ማለት ነው።

እናት ማለት ወላጅ እናት እናት ነው የምንለው ማለትም ለዘጠኝ ወር አርግዛ ከዛ ወልዳ በባጽኗ ከባጽኗ አውጥታ ማለት ነው። እንዲሁም ለሶስት አመት ያህል አጥብታ ተሸክማ የምታሳድግ እናት ትባላለች። እናትነት እንግዲህ በጣም ጥብቅ የሆነ ፍቅሬ ያለበት ነገር ነው። ለዚህ ለማንኛውም ሰው የሰው ልጅ ከእናቱ የበለጠ ሊኖረው አይችልም ማለት ነው። እንዲህ አርጋ ብዙ መስዋዕት ከፍላ ላሳደገችው እናቱ ከእሷ የበለጠ ሌላ ፍቅር ወይ ደግሞ ሌላ ሀሌትና እንክብካቤን ሊሰጠው የሚችል አካል አለ ተብሎ አይታሰብም። ስለዚህ እናት ማለት በጣም በጣም የመጀመሪያውና የመጨረሻዋ ናት ማለት ይቻላል። ስለዚህ የእናት ፍቅር በጣም ጠንካራ ነው። የእናት ፍቅር ለመግለጽ በቀላሉ የሚገለጽ ነገር አይደለም ማለት ነው። ስለዚህ እናት ለልጃ የምታደርገው መስዋዕትም በቀላሉ የሚገለጽ ነገር አይደለም ማለት ነው። ህይወቷ ልታጣ ትችላለች ማለት ነው። ለልጇ ብላ ማለት ነው። ስለዚህ እናትነት የበለጠ በሰው ልጅ እንኳን ቢጠቀስም ነገር ግን በእንስሳትም የሚጠቀስ ነው ማለት ነው የሚገለጽ ነው ማለት ነው። እናትነት በእንስሳትም በሰውም የሚገለጽ በጣም ጥብቅ የሆነ ፍቅር ያለበት ፍቅር የሚታይበት ነው ማለት ነው። ስለዚህ ለልጃ ስትል መስዋዕት የምትከፍል ነው እስከ መስዋዕት ድረስ የምትደርስ ነው ማለት ነው

ገንዘብ ስንል ገንዘብ ከወረቀት የሚሰራ ወይ ደግሞ ከሳንቲም የሚሰራ ሊሆን ይችላል። ገንዘብ ገበያ ላይ የምንገበያይበት ነገር ነው። ገንዘብ ሁሉ ነገር የምንገዛበት ዋጋ ያለው ነገር ማለት ነው። ገንዘብ በመንግስት ነው የሚታተመው በግለሰብ ደረጃ መታተም አይችልም። ነገር ግን በመንግስት ታትሞ ለገበያ ይቀርባል። ስለዚህ ሌላኛው ሻጭ አንድ ነገር ይዞ ይቀርባል። ሌላኛው ደግሞ ገንዘብ ይዞ ይቀርባል ማለት ነው። ስለዚህ ገንዘብ ገበያን የምንገበያይበት የምንገዛበት የምንሸጥበት ነገር ነው ማለት ነው። ስለዚህ ዋጋ ያለው ነገር መሆን አለበት። ገንዘብ ሲባል አንድ ነገር ሊገዛ የሚችል ህጋዊ የሆነ በመንግስት ደረጃ የታወቀ ማህተም ያለው ስውር ማህተም ያለው ማለት ነው። ሊሆን ይችላል ማለት ነው። ስለዚህ ዝም ብሎ ገንዘብ ሁሉ ወረቀት ገንዘብ ሊሆን አይችልም። ከወረቀት የሚሰራ ቢሆንም ነገር ግን ዋጋ ያለው ወረቀት ማለት ነው። ገንዘብ ስንል ማለት ነው።

ዝናብ ማለት በተፈጥሮ የሚገኝ ውሃ ነው ዝናብ ዝናብ ማለት በተፈጥሮ ከመሬት ወደ ሰማይ በትነት መልክ ይሄዳል። እንደገና ደግሞ ሲቀዘቅዝ ቅዝቃዜ ሲፈጠር ተመልሶ ወደ መሬት ይወርዳል ማለት ነው ይሄ በዚህ ሰዓት። ዝናብ ብለን እንጠራዋለን ማለት ነው ዝናብ በክረምት ወቅት ነው በብዛት የሚታየው። በሃይለኛ ሁኔታም የሚገለጸው ማለት ነው። የክረምት ወቅት ነው። በተለይ በኢትዮጵያ ክረምት ወቅት ብለን የምንጠራው ከሰኔ በኋላ እስከ መስከረም ያለው። የክረምት ወቅት ነው። በዚህ የክረምት ወቅት ሀይለኛ የሆነ ዝናብ የሚወርድበት ነው። ቀላል ዝናብ አደለም በጣም ሀይለኛ ዝናብ ነው ሚወርድበት። በተለይ በደጓማ አካባቢዎች በጣም ሀይለኛ ዝናብ ይዘንባል ማለት ነው። ስለዚህ ዝናብ ሲባል እሄ ነው ማለት ነው።

ገበያ ስንል እንግዲህ ገበያ ተገበያተኞች ወይ ደግሞ የገበያ የሚወርዱ ሰዎች ሊሸጡም ሊገዙም የወረዱ ሰዎች የሚገናኙበት ቦታ ማለታችን ነው። ይህ ቦታ እንግዲህ የእንስሳት ገበያ ሊሆን ይችላል። የአልባሳት ገበያ ሊሆን ይችላል እ የእህል ገበያም ሊሆን ይችላል ስለዚህ ገበያ የተለያየ አይነት እንደየ የሰው ፍላጎቱ ይዘው የሚቀርቡ ነጋዴዎችን የሚገኝበት ስፍራ ነው። ስለዚህ እ ገበያ የተለያየ አይነት የቡና ገበያ ሊሆን ይችላል እ እንዲሁም እ የበርበሬ ወይ ደግሞ የጨው ገበያም ሊሆን ይችላል ማለት ነው። እ ገበያ ሁሉ ሁሉን በአንድ አጠቃሎ የሚይዝም ሊሆን ይችላል። የተለያየ ሸቀጣ ሸቀጦችም የሚገኙበት ሊሆን ይችላል ማለት ነው። አልባሳትም ስለዚህ እ ገበያ ስንል ይሄንን ነው እንግዲህ ወደ ገበያ የሚወርዱት ሁለቱም ነው ሻጭም ገዢም ወደ ገበያ ይወርዳሉ። እ ሻጭ የያዘውን ገበያ ይዘው ወርዶ ሽጦ ወደ ቤቱ ይመለሳል። ገዢም እ ብር ይዞ ገንዘብ ወይ ብር ይዞ ሄዶ የፈለገውን ነገር ገዝቶ ሊመለስ ይችላል ማለት ነው። ከገበያ እ ምክንያላት ምናልባት ለሚገዛው የሚፈልገው እንስሳ ሊሆን ይችላል። ለእርድ የሚሆን እንስሳ ሊሆን ይችላል። ልብስ ሊሆን ይችላል። እንዲሁም አስቤዛ ሊሆን ይችላል የቤት የሚገዙ አስቤዞች ሊሆኑ ይችላሉ ማለት ነው። አልባሳቱም ሊሆን ይችላል ማለት ነው። ስለዚህ እ ወደ ገበያ ስንሄድ እንደየፍላጎታችን የተለያየ ፍላጎት ይዘን ነው የወደ ገበያ የምንወርደው እ እንደየ ፍላጎታችን ደግሞ ወደየ የገበያ ማዕከሉ እንሄዳለን ማለት ነው። ወደየ የገበያ ስፍራው እ እንሄዳለን ማለት ነው።

አጋር ማለት ካንተ ጋር አብሮ የሚሰራ ማለት ነው የስራ ድርሻው ካንተ ጋር እኩል የሆነ ጥቅሙም እንዲሁ ካንተ ጋር ተካፋይ የሆነ ሰው ነው። ድርጅትም ሊሆን ይችላል የድርጅት አጋርነትም ይፈጠራል የግለሰቦችም አጋርነት ይፈጠራል ማለት ነው። እነዚህ ሰዎች አብረው ይሰራሉ አብረው የሰሩትም አብረው ይጠቀማሉ ይካፈላሉ ማለት ነው። እኩል የሆነ ድርሻ ያላቸው ናቸው አጋር የሚባሉት እንግዲህ አጋር ስንል በብዙ ነገሮችን አጋር ሆኖ መስራትና ማልማት ይቻላል። ለመጥፎ ነገርም አጋርነት ሊፈጥሩ ይችላሉ ወይ አብረው ሊሰሩ ይችላሉ ማለት ነው። ለተለያዩ ካምፓኒዎችም ሊመሰረት ይችላሉ ማለት ነው። በአጋርነት መልክ ስለዚህ አጋርነት የሚሰፋም የሚጠብም እንደየሁኔታው በጣም ትልቅ ደረጃም ሊደርስ የሚችል ግንኙነት የሚፈጠርበት አውድ ነው ማለት ነው። ስለዚህ አጋርነት ዝም ብሎ ነጠላ ቃል አይደለም። ብዙ ሰዎችም ሊሆን ይችላሉ አጋርነት የፈጠሩት አንድ ሁለት ሰዎችም ሊሆን ይችላሉ አጋርነት የሚፈጥሩ ስለዚህ ሰፊ ሀሳብ ነው ማለት ይቻላል።

ንፋስ ስንል እንግዲህ የሚነፍሰው ንፋስ ማለታችን ነው የሚንቀሳቀስ ነገሮችን የሚያንቀሳቅስ። ነገር ማለታችን ነው ይህ በተፈጥሮ የምናገኘው ነው ንፋስ ብለን የምንጠራው። ንፋስ ነገሮችን ሲያንቀሳቅስ እናያለን ከአንድ ቦታ ወደ አንድ ቦታ ሲንቀሳቀስ እናያለን። እንዲሁም አቅጣጫ እየቀያየረ ሲንቀሳቀስ እናያለን ማለት ነው። ነገሮችን በሚያቀሳቅስበት ወቅት ነው ንፋስን የምናየው። ስለዚህ ንፋስ አንደኛ ለኦክስጅን ምንጭነትን እንጠቀመዋለን ማለት ነው። ምክንያቱም ንፋስ ከሌለ ኦክስጅን አየር አንስብም ማለት ነው። እኛን ህይወት ያለን ነገሮች በኦክስጅን ነው የምንኖረው ኦክስጅን ከሌለ ህይወት አይኖርም። ንፋስ ስላለ ግን ኦክስጅንም እናገኛለን ለራሳችን ለህይወታችን መቀጠያ እናደርገዋለን ማለት ነው። ስለዚህ ንፋስ ስንል ለኛ ህይወት መቀጠያ ምክንያትም ነው ማለት ይቻላል።

ትምህርት ቤት ስንል በመደበኛነት የምንማርበት ትምህርት ቤት ነው ትምህርት ቤት እንግዲህ የማታ ትምህርት ቤት ሊሆን ይችላል የቀን መደበኛ ትምህርት ቤት ሊሆን ይችላል። ትምህርት ቤት የምንለው ተማሪዎችን የሚውሉበት እየተማሩ የሚውሉበት ግቢ ማለታችን ነው። ስለዚህ ትምህርት ቤት ከአንደኛ ደረጃ ጀምረህ እስከ ዩኒቨርስ ደረጃ ትምህርት ቤት ብለን ልንጠራው እንችላለን ምክንያቱ ሰዎችን እውቀት የሚቀስሙበት ቦታ ማለታችን ነው። እውቀት ከዛ ትምህርት ቤት ነው የሚቀስሙት በዛ ትምህርት ቤት ውስጥ አትስተማሪዎች አሉ። ባለሙያዎች አሉ ስልጠና የሚሰጡ ሰዎችን ይኖራሉ ስለዚህ በየደረጃው የሚሰጠው በየ ደረጃው እውቀት የሚሰጥበት ትምህርት ቤት ይባላል። ማለት ነው። ስለዚህ ትምህርት ቤት የሰው ልጆችን የሚታነፁበት የሚቀረፁበት ነው ማለት ይቻላል።

ፈልግ ማለት አንድ ነገር ለማግኘት ጥረት አድርግ ማለት ነው የተደበቀ ነገር ሊሆን ይችላል የጠፋ ነገር ሊሆን ይችላል ማለት ነው። የሚደረገው ፍለጋ ለማግኘት ማለት ነው ፈልግ የሚል ትእዛዝ ሊሰጠው ይችላል ማለት ነው። ስለዚህ ፈልግ ስንል አሁን አንድ ነገር ያልተገኘ ነገር ለማግኘት የሚደረግ ጥረት ማለት ነው እንዲሁም ወደ ጥቅም ለመዋል የሚደረግ ጥረት እንዲያደርግ ትእዛዝ ስንሰጠው ማለት ነው ስለዚህ ፈልግ ማለት ያልተገኘውን የሌለውን ነገር ፈልገህ ማግኘት የተደበቀውን ነገር መግለጥ ማግኘት ወደ ጥቅም ማዋል ማለት ነው።

ላይ ማለት እንግዲህ ከላይ ያለ ነገር ማለት ነው ወደ ላይ አንጋጠን የምናየው ወይ ደግሞ ከታች ያልሆነ ከላይ ከአየር ላይ ያለ ሊሆን ይችላል ታራ ላይ ወይ ደግሞ ጠረበዛ ላይ ሊሆን ይችላል ማለት ነው። ላይ ስንል ከታች ያልሆነ ነገር ለመግለጽ ነው። ላይ ስንል ሁል ጊዜ ከከፍታ ላይ ያለ ወይ ከፍ ብሎ የሚታይ ነገር ለመግለጽ ነው ስለዚህ ከላይ ስንል ከታች አይደለም ያለው ማለት ነው። ነገሩ ነገርን ለማመልከት ሊሆን ይችላል የምንለው

መስኮት ስንል መስኮት ማለት በቤታችን አየር ለማስገባት እንዲሁም የፀሀይ ብርሃን እንዲገባ ለማድረግ ምናዘጋጅበት የመስኮት ማለታችን ነው። እንደ ትንሽ የበር ወይ ደግሞ መስኮት እንተውለታለን ማለት ነው። ቀዳዳን እንተውለታለን አየርም ንፋስም እንዲገባ ተደርጎ ይሰራል ማለት ነው። የሚከፈትና የሚዘጋ ሊሆን ይችላል። መስኮት ስንል ስለዚህ መስኮት ለተለያዩ ነገሮችን ይጠቅመናል አየር እንዲገባ በቤቱ የአየር እንቅስቃሴ እንዲኖረው ያደርጋል ምክንያቱ የታፈነ እንዳይሆን ማለት ነው። እንዲሁም ብርሃን በመስኮት በኩል ብርሃን እንዲገባብንም ወደ ቤት ውስጥ እንድናገኝም ያደርገናል ማለት ነው። ወደ ውጪ በኩል የምንመለከተውም በመስኮት በኩል ነው ማለት ነው ስለዚህ። በሩ የተዘጋ ከሆነ በመስኮት በኩል ነው ወደ ውስጥ የምንመለከተው እንዲሁም በአደጋ ጊዜም እንደ መውጫ ሊያገለግለን ይችላል ማለት ነው። በተለይ በባስና በተለያዩ የመጓጓዣ አይነቶች መስኮት ለዚህ ምክንያትም ሊሰራ ይችላል ማለት ነው። ለአደጋ ጊዜ መውጫ ሊደረግ ይችላል ማለት ነው

ቡድን ስንል እንግዲህ ከአንድ በላይ የሆኑ ወይ ሶስት ከዛ በላይ የተሰባሰቡ ሰዎች ወይ አብረው የሚሰሩ ሰዎች ሊሆኑ ይችላሉ የእግር ኳስ ቡድን ሊባል ይችላል። የቅርጫ ኳስ ቡድን ሊባል ይችላል እንዲሁም የተለያዩ ቡድኖች። ልንጠራ እንችላለን ልዑካን ቡድንም ሊሆን ይችላሉ። ስለዚህ ቡድን ስንል በአንድ ላይ ተሰባስበው ለአንድ የጋራ አላማ ተሰባስበው የሚሰሩ ሰዎች ሊሆኑ ይችላሉ። ነገር ግን ከሶስት በላይና በርከት ሲል ደግሞ እስከ አስራ አንድ እና አስራ ሁለት። ያቀፈ ሊሆን ይችላል ቡድን ብለን የምንጠራው። ይህ ቡድን ለተለያዩ አላማ ሊቋቋም ይችላል ማለት ነው። መንግስታዊ ተልእኮ ለመፈጸም ሊሆን ይችላል የግልም ሊሆን ይችላል። ብቻ ለውድድርም ሊሆን ይችላል ቡድን የሚቋቋመው። ስለዚህ የጋራ የሆነ አላማ ያላቸው ሰዎችም የተሰባሰቡበት ቡድን ብለን እንጠራዋለን ማለት ነው።

እንግዲህ ዘጠኝ ማለት ቁጥር ነው ዘጠኝ ከአንድ እስከ ዘጠኝ ጊዜ ቆጠረን የምናገኘው ቁጥር ነው ማለት ነው። ዘጠኝ ማለት ዘጠኝ እንግዲህ። በፊደልም ዘጠኝ ብለን መጽሐፍ እንችላለን መጥቀስ እንችላለን። ነገር ግን በቁጥር በአሃዝም መግለጽ እንችላለን ዘጠኝ ቁጥር ጽፈን ማለት ነው። በተለያዩ ሰረዘችን ዘጠኝ ጊዜ ሰረዝ አርገን ዘጠኝ ብለን መጥቀስ እንችላለን። ዘጠኝ እንግዲህ ከአስር በታች ያለው ቁጥር ነው። ከአንድ እስከ ዘጠኝ ስንቆጥር የምናገኘው ዘጠነኛ ቁጥር ማለታችን ነው ማለት ነው

መልእክት ማለት እንግዲህ አንድ ሀሳብ ነው ያው የቁም ነገር ያለው ሀሳብ መልእክት ወደ ተለያዩ ሀገሮችን ሊላክ ይችላል ወደ ግለሰቦችም ሊላክ ይችላል ማለት ነው። መልእክት ነገር ያለው ሀሳብ በቃልም ሊሆን ይችላል። መልእክቱ የሚላከው ወይ ደግሞ በጽሁፍ ሊሆን ይችላል በደብዳቤ ማለት ነው። ስለዚህ መልእክት በተለያየ መልኩ ሊላክ ይችላል። በግለሰቦች በመንግስታት እንዲሁም በድርጅቶች ሊላክ ይችላል ማለት ነው። መልእክት መልእክት በጽፉም መላክ ይችላል ማለት ነው። በአሁኑ ሰዓት በኢንተርኔት ወይ የተለያዩ የማህበራዊ ድህረ ገጾችን ተጠቅመህ መላክ ይቻላል። መልእክት ስለዚህ መልእክት ለመላክ ብዙ መንገዶችን መጠቀም እንደሚቻል ነው።

ማስታወቂያ ስንል እንግዲህ አንድ ነገር ለመተዋወቅ ወይ ደግሞ ማህበረሰቡ እንዲያውቁ ለማድረግ የምናደርገው ሂደት ነው። ይህ ሂደት እንግዲህ ባለሙያዎችን የተሳተፈ ሊሆን ይችላል። ባለሙያዎችንም ተከፍሏቸው ነው የሚሰሩት ማለት ነው። ማስታወቂያ ለመስራት። እንግዲህ ማስታወቂያ ምርት ሊሆን ይችላል ልብስ የትላልኝ ሽቶዎች ሳሙላ እና ሌላ አላቂ እቃዎችም ሊሆን ይችላሉ ማለት ነው። ለማስታወቂያ የሚቀርቡ ስለዚህ በማስታወቂያ ሂደት ላይ እንግዲህ ሰዎችን እንዲያውቁት እንዲሸምቱት እንዲወዱት ለማድረግ የሚደረግ ጥረት ነው። ማለት ነው

ፈጣን ማለት በተለያየ መልኩ ልንገልጸው እንችላለን ፈጣን ማለት የንፋስ አቅጣጫን ስንጠቅስ ልንገልጸው እንችላለን ፈጣን የሆነ ንፋስ አለ ልንል እንችላለን። ፈጣን የሆነ እንቅስቃሴ አለ ልንል እንችላለን እንግዲህ ፈጣን ማለት በእንቅስቃሴ የሚገለጽ ነገር ነው። ሰዎችን ሲሮጡ ሊሆን ይችላል ሰዎችን ሲራመዱ ሊሆን ይችላል ፍጥነታቸው የምንገልጽበት ሊሆን ይችላል ማለት ነው። ስለዚህ ፈጣን ስንል እንቅስቃሴ ገላጭ ነው የእንቅስቃሴ ገላጭ ነው እንቅስቃሴ ቀስ ያለ ከሆነ በጣም የደከመ ነው። በጣም ቀስታ ያለበት ነው ብለን ልንገልጸው እንችላለን ነገር። ግን በጣም ፍጥነት ያለው ከሆነ ግን በቶሎ ቶሎ የሚቀያየር ከሆነ ግን ፈጣን ነው ብለን ልንገልጸው እንችላለን ማለት ነው። ስለዚህ ፍጥነትን ስንጠቅስ ሂደት ነው ማለት ነው

ሰነድ ስንል እንግዲህ ሰነድ ማለት አንድ ቁም ነገር የያዘ ጽሁፍ ማለታችን ነው ወይ ደግሞ ዶክመንት ማለታችን ነው ማለት ነው። ስለዚህ ይሄ ሰነድ የተለያዩ ነገሮችን ተጽፎበት ሊሆን ይችላል ቃል ጉባኤ ሊሆን ይችላል። እንዲሁም የጥናት ውጤት ሊሆን ይችላል። የተለያዩ ህጎችን የያዘ ሊሆን ይችላል ማለት ነው። ለምሳሌ ህገ መንግስት ያየን እንደሆነ ሰነድ ነው። በህገ መንግስቱ በመጽሐፉ ውስጥ ብዙ ህጎች አሉ የሚተገበሩ ማለት ነው ሀገሪቷን የምትተዳደርበት ህግና ደንብ የያዘ ነው። ስለዚህ ይሄ ሰነድ ብለን እንጠራዋለን ማለት ነው። ይሄ ሰነድ ብለን ስንጠራ ጽሁፍ ያለበት ብዙ ነገሮችን ያረፉበት የሙያ ውጤት የሆኑ እውቀቶችን ያረፉበት ጽሁፍ ልንል እንችላለን ማለት ነው። ሰነድ ብለን ስንጠራ ስለዚህ ሰነድ ቀላል ነገር አይደለም። ሰነድ ትልቅ ሚስጥርም ይዞ ሊሆን ይችላል ማለት ነው። ስለዚህ መታቀብ ያለበት ለቀጣይ ትውልድም መተላለፍ ያለበት ሊሆን ይችላል ማለት ነው

እንግዲህ ዴስንበር ማለት መስከረም ማለት ነው በእኛ አዲስ የዘመን መለወጫ የሚባለው ማለት ነው የዘመነ መለወጫ በኢትዮጵያውያን በጣም ትልቅ በዓል ነው። አዲስ ዘመን የምንጀምርበት እንደመሆኑ መጠን በጣም ብዙ ተስፋ የምንሰንቅበትም ነው። ክረምት ቆይቶ ክረምቱን ሲያባራ የምናገኘው ወርም በመሆኑ መስከረም በጣም ልዩ ያደርገዋል። ምክንያቱም ፀሀይ የምትወጣበት ተስፋችን የሚለምልምበት እንዲሁም እሸት የምናይበት እሸትም የምንበላበት ወቅት ነው ማለት ነው። በኢትዮጵያውያን ስለዚህ ምርት የሚጀምርበት የእርሻ ምርትም የሚጀምርበት እሸቱን አፍርቶ እንዲሁም ለመኸር በቅቶ የሚበቃበት አካ ወቅትም ነው። ስለዚህ መስከረም ልዩ ያደርገዋል ማለት ነው። ከወራቶች ሁሉ ልዩ የሆነ ድባብ ይዞ ነው የሚመጣው መስከረም

መሄድ ማለት እንግዲህ መንቀሳቀስ ማለት ነው ከአንድ ቦታ ወደ ሌላ መሄድ ማለት ነው ወደ ገበያ መሄድ ሊሆን ይችላል። ወይ ወደ ትምህርት ቤት መሄድ ሊሆን ይችላል ወደ ቤተክርስቲያን መሄድ ሊሆን ይችላል። መሄድ ስንል አንድ ከአንድ ቦታ ወደ ሌላ መጓዝ ማለታችን ነው መንቀሳቀስ ማለት አችን ነው በመኪና ሊሆን ይችላል የምንሄደው በእግራችን ሊሆን ይችላል የምንሄደው በአውሮፕላን ሊሆን ይችላል። የምንሄደው ማለት ነው ስለዚህ መሄድ ማለት ከሀገራችን ወደ ሌላ ሀገር መሄድም ሊሆን ይችላል። ከአንድ ቦታ ወደ አንድ ቦታ መሄድም ሊሆን ይችላል። ቅርብም ርቁም ሊሆን ይችላል ማለት ነው። እነዚህ የሄድንበት ቦታ። ቅርብም ወይ ሩቅ ሊሆን ይችላል። ስለዚህ መሄድ ብለን ስንል መሄድ በብዙ ነገሮችን መተንተን እንችላለን ማለት ነው። ስለዚህ አንድ ቦታ ላይ አለመቆም መሄድ መንቀሳቀስ መራመድ። እንዲሁም ለሆነ ቦታ ላይ መድረስ ሊሆን ይችላል ማለት ነው። መሄድ ካልን ማለት ነው

ስርዝ ማለት እንግዲ ማጥፋት እንደማለት ነው የተሰራው ነገር እንዳልተሰራ ማድረግ ነው። ሰርዝ ስንል ሰርዝ ስንል የተሰራው ነገር ትክክል ስላልሆነ ወይ የተስማሙት ነገር ትክክል ስላልሆነ መሰረዝ ወይ ማጥፋት ወይ ደሞ ዋጋ እንዳይኖረው ማረግ ማለት ነው። ይሄ ማለት በተለያዩ ሊገለጽ ይችላል ዋጋ ያለው ነገር እንግዲ ግዴታ ነው እንዲተገበር ግዴታ ይላል። ነገር ግን ዋጋ የሌለው ነገር የተሰረዘ ነገር ከሆነ ግን ዋጋ የለውም አገልግሎት ላይ አይሰጥም ወይ ደሞ ለጥቅም ልናውለው አንችልም ማለት ነው። ለሊ ሰረዝ ስንል። የነበረውን እንዳልሆነ አደረግን እንዳይሆን አደረግን ህግ ከነበረ የተጻፈ ነገር ከነበረም አጠፋን ማለት ነው። ለምሳሌ ስንጽፍ ስንሳሳት አንዳንዴ የፊደል ስህተት ሲገጥመን ልንሰርዝ እንችላለን። ይህ ማለት ፊደሉ ትርጉም እንዳይኖረው ማድረግ ማለት ነው። ትርጉም እንዳይኖረው ካደረግነው ደሞ ሊነበብ አይችልም ማለት ነው። ስለዚ በተሰረዘው ላይ ሌላ ተክተን ነው የምንሰጠው ማለት ነው። ሌላ ተክተን ትርጉም ያለው አርገን እንሰራዋለን ማለት ነው እንደገና እንጽፈዋለን ማለት ነው። ስለዚ ሰረዝ ማለት ዋጋ እንዳይኖረው ማረግ ማለት ነው።